ሰላም ጤና ይስጥልኝ እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ሰላማችሁ ይብዛ። አመራር ሚና አለህ ይላል ጥያቄው? አመራር ሚና አለህ ማለት ከዚህ በፊት አመራር ሆነህ ታውቃለህ? ወይም ደግሞ የአመራር ክህሎቱ አለህ? ሆይ ጥበቡ አለህ? ሆይ መምራት ትችላለህ? ወይ እድሉ ቢሰጠህ መምራት ትችላለህ? ወይ ነው እንግዲህ ጥያቄውን በተረዳሁት መልኩ እንደዛ ነው የሚለው። እና አዎ ነው እንግዲህ የኔ መልስ ምክንያቱም ያው ያለንበት የኑሮ ሁኔታ ራሱ ያው አመራርን እንድንከተል ወይም ደግሞ መሪዎች እንድንሆን የተዘጋጀ ነው ማለት ነው። ምክንያቱም እኔ አሁን ያለሁበት ቦታና የስራው ሁኔታ ራሱ ነገተ ነገድ ወደ መሪነት ነው የሚወስደኝ ማለት ነው። ምክንያቱም ደግሞ ምንድነው ያው መሪዎች ሁሌ ታጋዮች ናቸው ታታሪዎች ናቸው። የሚገጥማቸውንም ነገር ለመፈንቀል ወደኋላ የማይሉ ናቸው ማለት ነው። ለምሳሌ ድንጋይ ከፊታቸው ቢቀመጥ ያንን ድንጋይ ፈንቅለው ነው የሚያልፉት እንጂ እንደ እንቅፋት አይጥላቸውም ጠልፎ አይጥላቸውም ማለት ነው። የአመራር ሚና ያላቸውን ሰዎች ሌላ ደግሞ የአመራር ሚና ያላቸውን ሰዎች እንዳሳ በመረብ ተወርውረው ሊያዙ አይችሉም ማለት ነው። ለምሳሌ ባህር ላይ መረብ ብንወረውር ብዙ አሳዎችን ይዘን ልንወጣ እንችላለን። ግን እዛ ጋር መሆን ያለብን እኛ ምንድነው? መረቡንም አይደለም አሳወቹንም አይደለም ማንን ነው መሆን ያለብን ማለት ነው። መረብ ወርዋሪውን ሰው ነው መሆን ያለብን ማለት ነው። ግልጽ ነው አይደለ የኔ አሁን አነጋገሬ ግልጽ ይመስለኛል። እና ምንድነው እዚህ ጋር አሁን እንደ ሀሳብ ማንሳት የምፈልገው ለምሳሌ መረቡን ብንሆን ኖሮ በርግጥ ብዙ አሳዎችን እንይዛለን ብዙዎችን መማረክ እንችላለን ግልጽ ነው አይደለም? ግን ደግሞ መረቡንም ያዘዘው ሌላ አካል ስለሆነ መረቡን ሳይሆን የመረቡን አዛዥ መረቡን የወረወረውን ሰውዬ ነው። መሆን ያለብን የዛን ሰውዬ ሚና ነው እንግዲህ መጫወት ያለብን ብዬ የማስበው እኔ ማለት ነው። ምክንያቱም ያ ሰውዬ አሳውጩን እንደፈለገ ማድረግ ይችላል መረቡን እንደፈለገ ማድረግ ይችላል ገብቷችኋል አይደለ? መረቡ ግን አሳዎቹን የያዘ እንጂ ምንም ማድረግ አይችልም ማለት ነው። አሳዎቹ ላይ የምሉ ስልጣን ያለው የ እንትኑ ነው የ የመረብ ወርዋሪው ሰውዬ ነው ማለት ነው። ስለዚህ እንደ ሀሳብ እኔ አሁን እዚህ ጋር ማንሳት የምፈልገው ምናልባት ይጠቅማችኋል ብዬ ለእናንተም ማካፈል የምፈልገው ምንድነው? በአመራር ሚና ላይ ያለ ሰው ወይም ደግሞ የአመራር ሚና አለኝ ብሎ የሚያስብ ሰው በራሱ ቁርጠኛ አቋም ያለው እኔ መሪ ነኝ። ዛሬ ባይሆንም ነገ መሪ እሆናለሁ። የአመራር ሚና አለኝ ብሎ የሚያስብ ሰው ማለት ነው። መያዝ ያለባቸው አንኳር አንኳር ነጥቦች አሉ። ከዛ መሃል ለምሳሌ ጥቂቱን ብናነሳ። በራሳቸው መተማመን መቻል አለባቸው በራሳቸው ብቻቸውን መቆም የሚችሉ መሆን መቻል አለባቸው። ብቻቸውን መቆም የሚችሉ ማለት እንግዲህ ምን ማለት ነው? ሀላፊነት መውሰድ የሚችሉ እንደገና ደግሞ ለሰዎች ችግር ቀድሞ የሚደርሱ መሆን መቻል አለባቸው። እንደገና የሚረዱ መሆን መቻል አለባቸው። የአመራር ሚና እሱ ነው እንግዲህ እንደገና ሰዎችን በሀሳቤ ማሳመን በሀሳቤ መብለጥ በጉልበትና እጅ በመጠምዘዝ ሳይሆን በሀሳብ የማሳመን የተሻለውን ደግሞ የሁሉም የምንወደውን ሀሳብ የተሻለ ሀሳብ የሚባለውን ደግሞ ለብዙሃኑ ወይም ደግሞ ከስሩ ላሉ ለሚመራቸው ለሚያስተዳድራቸው ሰዎች ማምጣት መቻል አለበት ማለት ነው። እና ሁሌ ሁሌ ሁሌ የአመራር ሚና ያለው ሰው የተሻለ ሀሳብ የሚያቀርብ ሰው መሆን አለበት። ልክ መረቡን ከመሆን መረቡን የጣለውን ሰው መሆን እንዳለብን ሁሉ ማለት ነው። እና እኔ አሁን የአመራር ሚና አለኝ ብዬ የማስበው አለኝም ብዬ ደግሞ በቁርጠኝነትና በልበ ሙሉነት የምናገረው ለምን መሰላችሁ? እኔ መረቡን ሳይሆን መረቡን የጣለውን ሰው ስለሆንኩ ነው። ገብቷችኋል አይደለ በአሳውም ላይ በመረቡም ላይ ስልጣን ስለ

"ሳህኖችን መታጠብ ትወዳለህ?" ይላል። እና እንግዲህ "ሳህኖችን መታጠብ ትወዳለህ?" ማለት እንግዲህ ቀጥተኛ ጥያቄ አይደለም፣ ይሄ ጥያቄ ትክክል አይደለም ቢሆን እንደውም ሳይሆኖችን ማጠብ ትወዳለህ ቢባል ነበረ ትንሽ ቆንጆ የሚሆነው ማለት ነው። ዞሮ ዞሮ ያው እኔ መልስ መስጠት ስላለብኝ መልስ እሰጣለሁ ማለት ነው። ሳህኖችን ማጠብ እወዳለሁ። ምክንያቱም ደግሞ ሳህኖች ጽዱ ሲሆኑ እኛ የመብላት ፍላጎታችንን ይጨምራል። እንደገና የምናዘጋጀው ምግብም በጠራ ሁኔታ ቆንጆ በሆነ መልኩ ይዘጋጅልናል ማለት ነው። አሁን ብዙ ቦታ በምናይ ሰዓት እንግዲህ የማይታጠቡ ሳህኖች ብዙ ሆነው እናገኛቸዋለን፤ እና ያው እነሱ ሳህኖች እንግዲህ መጽዳት አለባቸው መታጠብ አለባቸው ምናምን ነገር ከታጠቡ በኋላ ነው እንግዲህ ወደ አገልግሎት መገባት ያለባቸው መቶ ሳህን ቢኖሩ እንግዲህ መቶውንም እናጥባለን መጀመሪያ ከዛ በጨርቅ በምናምን እናደርቃቸውና ወዴት ነው የምንወስደው ማለት ነው ወደ ራሳቸው ቦታ ወደ ማስ የሚቀመጡበት ቦታ እንወስዳቸዋለን ማለት ነው። ከዛ በኋላ እንጠቀምባቸውም፤ ምናልባት አንድ ሁለቱን ከላይ እያነሳን እንጠቀምባቸው እንችላለን ማለት ነው። ከዛ የሆነ ዝግጅት በሚኖርበት ሰዓት የሆነ የብዙ ሳህኖች በሚፈለጉ ሰዓት ከዛ እያነሳን መጠቀም እንችል ዘንድ አጥበን ነው ማስቀመጥ ያለብን ማለት ነው። ስለዚህ ሳህኖች ሲታጠቡ ያው ቆንጆ ናቸው ምናምን ውበት አላቸው ደስ ይላሉ። ቤትም ደግሞ እንትን ይጨምራሉ መስታወት ውስጥ በምታስቀምጥበት ሰዓት። የታጠቡ ሳህኖችን አንድ ላይ ደርደረህ ከምረህ በመስታወት ውስጥ ስታስቀምጥ ያው ለቤትህ ውበት ይጨምራሉ ማለት ነው። ለቤትህ ውበት ጨመሩ ማለት ደግሞ ያው እንደነሱ አይነት እቃዎች በደንብ ጸዳ ብለው በደንብ ታጥበው ጽድት ብለው በሚቀመጡ ሰዓት የሚገኘው ጥቅምም በዛው ልክ ነው ማለት ነው። ስለዚህ ሳህኖችን ማጠብ ያው በጣም ቆንጆ ነገር ነው፣ በጣም የሚያምር የሚመሰገን ነገር ነው ማለት ነው። እና ያው ምንድነው ጠቅሙ ምንድነው ጉዳቱ ብለን በምናይ ሰዓት "ጥቅሙ ምንድነው?" አንድ ራሳችንን ከበሽታ እንታደጋለን። ከበሽታ ምንድነው ምን አይነት በሽታ ነው የሚይዘን የሚለውን በምናይ ሰዓት ለምሳሌ ሳህኖች ሳይታጠቡ በሚቆዩ ሰዓት ራሳቸ ላያቸው የሆነ የተራረፈ ምግብ ሊገኝ ይችላል። ያ የተራረፈው ምግብ ደግሞ ምን ሊያስከትል ይችላል ማለት ነው ላዩ ላይ የተለያዩ ዝንቦች ቢምቢዎች ምናምን የተለያዩ ነፍሳት ትናንሽ በአይን የማይታዩ ነፍሳት በንፋስ አማካኝነት መጥተው ላዩ ላይ ሊያርፉ ይችላሉ። እነሱ ከዛ በኋላ ያ ሳህን ሳይታጠብ ከቆየ ሳህኑ ላይ በመቆየት ምን ያደርጋሉ ማለት ነው? ሳህኑን በምንጠቀም ሰዓት ወይ ደግሞ ሳህኑን በእጃችን በምንነካ ሰዓት ወደ ጥፍራችን ገብተው እኛም እጃችንን በአግባቡ ሳናጸዳ የምንጠቀማቸው ከሆነ በቀጥታ ወደ ሰውነታችን ይቀላቀሉና ጥቃት ሊያደርሱብን ይችላሉ። በዚህም ምክንያት እንግዲህ ለሞትና ለከፋ ህመም ልንዳረግ እንችላለን ማለት ነው። ስለዚህ ሳህንን ማጠብ ጥቅሙ ይሄ ነው ማለት ነው። "ጉዳቱ ምንድነው ሳህንን ማጠብ?" የምንል ከሆነ፣ ምንም ጉዳት የለውም። አንድና አንድ እንግዲህ ሳህንን የማጠብ ጉዳቱ ውሃ ብክነት ነው። ከውሃ ብክነት ቀጥሎ ደግሞ የምንጠቀመው ሳህኑን ለማጽዳት የምንጠቀመው ሳሙና ነው ማለት ነው። እና ሌላው ደግሞ ውዱ ጊዜያችን ነው። ገብቷችኋል አይደለ ሳህንን እንግዲህ ማጠብ አለብን፣ በደንብ ማጽዳት አለብን፣ በደንብ መንከባከብ አለብን እንላለን አይደለ ያ ለእኛ ለጤንነታችን ለሰውነታችን እንግዲህ መልካም ጤንነት እንዲኖረን መልካም ስሜት እንዲሰማን ቆንጆ ቆንጆ ሀሳቦች ወደ አእምሮአችን እንዲመጡ ምግብ ስንበላ በደስታ እንድንበላ በጤና ደግሞ ስራችንን ሰርተን በሰላም ውለን በሰላም ወደ ቤታችን ገብተን እንደገና ማታም እንግዲህ መልካሙንና ያማረውን እንቅልፍ እንድንተኛ ማለት ነው። ምንድነው መደረግ ያለበት ማለት ነው ሳህኖች ታጥበው ተጸድተው በስነ ስርዓቱ በአግባቡ ጽድት ብለው መቅረብ አለባቸው ማለት ነው። ይህንን ማድረግ ነው እንግዲህ ሀገርን ወደፊት የሚያሻግረው። ይህንን ማድረግ ነው እንግዲህ ከበሽታ የጸዳ ትውልድ ሊሰጠን የሚችለው። ይህንን ማድረግ ነው እንግዲህ ከቆሸሹ ነገሮች ራሱን የተከላከለ ትውልድ፣ ያማረ ውብ የሆነ ትውልድ ሊሰጠን የሚችለው ማለት ነው። ፈርጠም ያለ እንግዲህ ጤነኛ ትውልድ የምናገኘው ጽዳትን በመጠበቃችን ምክንያት ነው ማለት ነው። ስለዚህ ምንድነው የምለው እንግዲህ እኔ አሁን መጨረሻ ላይ ላነሳላችሁ የምችለው ሀሳብ ሁላችንም ጽዳታችንን እንጠብቅ። እጃችን ላይ ያለውን ሳህኖችን በስነ ስርዓት እንጠብ ምግብ ከመብላታችን በፊት ሳህኖችን እንጠብ እላለሁ።

የስራ አሰራሮችን ትከተላለህ ይላል? ሰላም ጤና ይስጥልኝ እንዴት ናቸው እኔ ደህና ነኝ። የስራ አሰራሮችን ትከተላለህ ለሚለው ጥያቄ? አዎ እከተላለሁ በደንብ ነው የምከተለው። ምክንያቱም ያው የስራ አሰራሮችን በምንከተል ሰዓት እጅግ በጣም ውጤታማ እንሆናለን። ውጤታማ ብቻ ሳይሆን ደግሞ ደስተኞች እንሆናለን በምንሰራው ስራ ደስተኞች እንሆናለን። ደስተኛ ስንሆን ደግሞ ያው ውጤታችንን በዛው ልክ ነው እያደገ የሚሄደው ማለት ነው። እንዴት ነው አሰራራችንን ማስተካከል ያለብን? እንዴት ነው? ለምሳሌ አሁን ካለንበት ነገ ደግሞ የተሻለ ልንሆን የምንችለው እንዴት ስንሆን ነው እንዴት ስንሰራ ነው ምን ስንጨምር ነው? ምንስ ስንቀንስ ነው የሚለውን እንግዲህ በሂደት በጥልቀት ማየት ያስፈልጋል ማለት ነው። አሰራሮች እንግዲህ ብዙ አይነት ናቸው። ለምሳሌ ደንበኛ ተኮር አሰራር አለ። እንደገና ውጤት ተኮር አሰራር አለ። እንደገና ደግሞ ብዙ ብዙ ናቸው ብቻ እነሱ ማለት ነው ለምሳሌ ደንበኛ ተኮር አሰራር ማለት። ደንበኛ ላይ ብቻ ትኩረት ትኩረት ያደረገ ስራን መስራት እና ከደንበኞች የሚገኘውን ጥቅም እንደ ውጤት መቁጠር ነው። ይሄ ምናልባት አንዳንድ ጊዜ ካላሰላሰልን ግራ ቀኙን በደንብ ካላየን በደንብ ካላመዛዘንን ነገሮች ሊበላሻሽብን ይችሉ ይሆናል ማለት ነው። ለምንድነው እንደዛ ልላችሁ የቻልኩት? ደንበኛ ተኮር በምንሆን ሰዓት ለምሳሌ ብዙ አይነት ደንበኞች አሉ የኛን ውድቀት የሚፈልጉ የኛን ማግኘት የሚፈልጉ ደንበኞች አሉ ያ ያ ሲቀላቀል እንግዲህ ትኩረታችን ሊሰርቅ ይችላል ወዳልተገባ ቦታ ሊሄድብን ይችላል ማለት ነው። ከዚህ ከዚህ የተነሳ ይሄ ለደንበኛ ተኮር አገልግሎት መስጠት የሚለው ነገር ትንሽ ጥያቄው ውስጥ ይገባል ማለት ነው። ደንበኛ ተኮር ሳይሆን ድርጅታችንን ተንኮር ነው። መሆን ያለብን ምክንያቱም ድርጅታችን ውስጥ ደንበኛ ተኮር የሚል አለ ድርጅት ተኮር የሚል አለ። ስለዚህ ድርጅታችንን ከጥቃት የሚያድን ከአልባሌ የስም ማጥፋት የሚያድን ከውድቀት የሚያድን ከኪሳራ የሚያድን እንደገና ደግሞ ከጸብና ከተለያዩ የውድመት ድርጊቶች የሚያድን ስራን ነው መስራት ያለብን እኛ እዚህ ምድር ላይ እስካለን ድረስ። አንድ ድርጅት ውስጥ እንግዲህ በደሞዝ ተቀጥረን የምንሰራ ሰዎች እስከሆንን ድረስ። ለዛ ድርጅት እኛ ባሪያዎች ነን። ባሪያዎች ደግሞ ያው አገልጋዮች ናቸው ማገልገል ብቻ ነው ስራቸው ማለት ነው። ስለዚህ አሁን እኛ ደንበኛ ተኮር ነን። ደንበኛ ተኮር ብንሆንም ግን ምንን ያማከለ የድርጅቱን የአኗኗር ዘዬ የድርጅቱን የስራ አካሄድና የድርጅቱን ህግና ደንቦችን በተከተለ መልኩ ነው። እንግዲህ ደንበኛ ተኮር የምንሆነው ስለዚህ ደንበኛ ሌባ ሆኖ ስለመጣ ድርጅቱ ሌባ ሆኖ ደንበኛውን ያስተናግደዋል ማለት አይደለም። ወይ ደግሞ ደንበኛው በጣም እንግዲህ አጭበርባሪ ምናምን ነብሰ ገዳይ ምናምን ሆኖ ስለመጣ ድርጅቱ ሟች ሆኖ ይጠብቀዋል ማለት አይደለም ገብቷችኋል አይደለ የመልስ ምት ግዴታ ሊኖር ይገባል ማለት ነው። ከኪሳራ የጸዳ ከስም ማጥፋት የጸዳ ከወንጀል የጸዳ ከማጭበርበር የጸዳ ድርጅት ነው መሆን ያለበት ማለት ነው። ስለዚህ የስራ አሰራሮቻችንን አስተካክለን በምርህ በምርህ አስቀምጠናቸው ስንከተላቸው እንግዲህ የምናገኛቸው ውጤት እስካሁን ያወራናቸውን ናቸው ማለት ነው። ለዚህ ነው እንግዲህ የስራ አሰራሮችን ትከተላለህ ወይ ብላችሁ ስትጠይቁኝ በሙሉ ልቤ አዎ ያልኳችሁ ማለት ነው። ከላይ ወደ ታች እንግዲህ ስራን በመከፋፈል የኔ የአንተ ሳይባባሉ እንግዲህ በመረዳዳት በመተባበር አንዱ ስራ ላይ ተረባርቦ እንደገና እዛኛው ላይ ተረባርቦ እንደገና የጎደለውን በርብርብ በመሙላት የጋራ ውጤት ላይ በመድረስ ነው። እንግዲህ የተሻለ ስራ የሚሰራው ማለት ነው። እና እንደ ሀሳብ ማንሳት የምፈልገው ነገር ምንድነው? የስራ አስራሮችን እከተላለሁ።

ቀርቃሃ በአካባቢው ያድጋል? ይላል ጥያቄው ቀርከሃ በአካባቢው ያድጋል ልምለው ጥያቄ መልሱ አዎ ነው ምክንያቱም ያው ከቀርከሃ ብዙ ነገሮች ይሰራሉ ወንበሮች ይሰራሉ አልጋዎች ይሰራሉ የሚያማምሩ ጌጣጌጦች በደንብ ይሰራሉ ማለት ነው። ከቀከርካ ስለዚህ ከከከርካ እንግዲህ ጥልቅዬ እንደ የሸመል አይነት ከለር እንትን ያለው ምንድነው መልኩ የሸመል አይነት ነው። እና ወደ ላይ በጣም ረጅም ሜትር ነው የሚያድገው ማለት ነው እና ብዙ ጊዜ አውጄዎቹ ጋር ቢገኝም እኛ ጋም አለ ማለት ነው የዛፍ እና ካደገ ቦኋላ እየቆረጥነው እየቆረጥነው እየቆረጥነው ወንበሮችን መስራት እንችላለን ማለት ነው። እጅግ የሚያማምሩ ብዙ ሰዎችን መያዝ የሚችሉ ወንበሮችን የቅንጡ ወንበሮችን መስራት እንችላለን ከሶ እንደ ሶፋ በቃ ያማረ ወንበር ማዘጋጀት እንችላለን። ከቀረከህፈሀ ማለት ነው ምክንያቱ ደግሞ ምንድነው? ከርካ በምንጠቀም ዓሳት ያው አንዱ ውበት ይኖረዋል ሁለት ደግሞ ያው ጥርት ያለ እቃ ስለሆነ ያምራል ማለት ነው። ውበት ይኖራል እንደገና ደግሞ ቀለልም ያለ ነው አይከብድም ሲደርቅ ተሸክሞ ነው ከቦታ ቦታ ለመንቀሳቀስ ምንም የሚከብድ ነገር የለውም ማለት ነው ስለዚህ ይሄም ሌላኛው ጥቅሙ ነው ማለት ነው እና ሌላው ደግሞ መልኩ እንጨት ስለሚመስል እንጨት ነው በቃ እሱ ራሱ እንጨት ነው ሲደርቅም እንጨት ስለሚመስል ብዙ የሚቀመጥበትን ቦታ ያሳምረዋል ማለት ነው አካባቢውን በጣም ነው የሚያሳምረው። እና ቀርከሃ እንዴት ነው የሚያድገው የሚለውን ውሃ በሚበዛበት አካባቢ በማስቀመጥ እንግዲህ ውሃ እንዲያገኝና ውሃ እንዲጠጣ ይደረጋል ከዛ ቦኋላ ምንም ያው መኮትኮት አይፈልግም። ምንም ማረም አይፈልግም እንደገና ደግሞ መድሃኒት መረጨት አይፈልግም ዝም ብሎ ራሱ ወደ ላይ ወደ ላይ ወደ ላይ ወደ ላይ ዝም ብሎ ያድጋል ማለት ነው ስለዚህ እሱ ያ ያደገውን ነው እንግዲህ የምንጠቀመው ማለት ነው። አገልግሎት የሚሰጠን ያ ያደገው ነው እና ካደገ ቦኋላ ቆርጠነው ለምንፈልገው አገልግሎት እናውለዋለን ማለት ነው። እኔ ግን እስካሁን ያየሁት ያው ብዙ ነገር ናቸው ከእነሱ መሃል ግን ከአእምሮዬ አልጠፋ ያለው ምንድነው ይሄ እንትን ነው ወንበር ከቀርካህሃ የተሰራ ወንበር አለ እኛ ቤት ራሱ አለ አሁን እዛ ቤተሰብ ጋር አለ። እያረጀ እያረጀ ሲመጣ ወደ ድምጽ ይሰጥል ቅቅ ቅቅ ምናምን ማለት ይጀምራል እንጂ በጣም ቆንጆ እቃ ነው ማለት ነው እና ቀላል ነው አይከብድም አሁን ለምሳሌ እሱንም ያክል ሶፋ ብናስቀምጥ ያው ለሶስት ለአራት ነው የምናነሳው ያኛውን ግን አንድ ሰው ራሱ እንደፈለገ አንስቶት ቦታ ቀይሮ ምናምን ቤት ማጽዳት ይችላል ማለት ነው ስለዚህ ምንድነው? ቀርካሃ ይበቅላል ቀርካሃ የሚበቅለው ቀርካሃ ደግሞ አገልግሎቱ የተለያየ ነው ማለት ነው። ስለዚህ እየሰንጠቅነው ደግሞ ቀርካሃሁን ሰንጥቀነው ጣሪያ መስራት እንችላለን ቤት ሁሉ ልንሰራበት እንችላለን እንደገና በሮችን በሱ መስራት እንችላለን አሁን ቤት ከሰራን ቦኋላ መጨረሻ ላይ በር ይገጠም የለ ያኔ የምንገጥመውን በር እንግዲህ በሱ መስራት እንችላለን ማለት ነው እናም ከዚህ ከዚህ አንፃር ነው እንግዲህ ቀርካህ አሁን እኔ ቀርካህ ነው የምወደው ማለት ነው። እና ሌላ ደግሞ በአይን ሲታይ ራሱ በቃ እጅግ ያማረ ነው ምህነው ማለት ውበት ይሰጣል ለ አካባቢው ምናምን ላለንበት ቦታ ቀርካሃው ላለበት አካባቢ ውበት ውበትን ያጎናጽፈዋል ማለት ነው ምክንያቱ ደግሞ ምንድነው ወደ ሰማይ ቀና ስንለብ ጫፉ ላይ መድረስ ነው የሚያቅተን በአይናችን በጣም ከመርዘሙ የተነሳ ማለት ነው በጣም ረጅም ነው በዛ ላይ ደግሞ አረንጓዴ ነው አረንጓዴ ነገር ደግሞ ያው ላይን በጣም ማራኪ አይደለም በጣም ቆንጆ ነው ላይን ይሰባል ምናምን ነገር እና እንደውም እኔ አሁን ወደፊት ሀሳቤ ምንድነው? ሁሉም ሰው ያው ዙሪያውን አጥር ግቢውን ዙሪያውን በእንትን እያረገ ማለት ነው የቀርካሃ ዛፎችን እየታከለ ከዛ ቦኋላ ቀርከሆቹ ወደ ላይ በጣም ከማደጋቸው በጣም ወደ ላይ ከመለጠጣቸው የተነሳ ግቢ ውስጥ ምን አይነት ቤት እንዳለ እንኳን መለየት እስኪያቅት ድረስ ማለት ነው ወደ ውስጥ እስካልተገባ ድረስ ቤት ውስጥ ያለ ነገር ምን እንደሆነ ግቢ ውስጥ ያለ ነገር ምን አይነት እንደሆነ መለየት እስኪከብዳቸው ድረስ ቀርካሃን ማሳደግ እጅግ በጣም አሪፍ አሪፍ ነገር ነው ቆንጆ ነገር ነው ለማለት ፈልጌ ነው ያው ቀርካሃ እኛ አካባቢ ያድጋል እንደውም ልጅ እያለሁ በደንብ አውቀው ነበር አሁን እንኳን ያው ስራ ምናምን ትንሽ ስለሚያስቸግረኝ ወጣ ወጣ አልልም እንጂ ድሮ ቀርካሃ አኛ አካባቢ በደንብ ነው የሚያድገው ማለት ነው።

"ብዙ ትንሽላለህ?" ይላል፣ ትንሽሳለህ ትንሽሳለህ ይላል ጥያቄው ብዙ ትንሽሳለህ ለሚለው ጥያቄ፣ የኔ መልስ ምንድነው ብዙ አይተንሽሳለኝም ማለት ነው። ምክንያቱም ያው ብዙ ስለማይተንሽሳለኝ ነው እንግዲህ የማይተንሽሳለኝ ብዙ ሰዎች ያው የተንሽሳለቻቸዋል እኔ ግን ምንም ነገር አይተንሽሳለኝም ማለት ነው።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ ነው የሚለው ጥያቄው? ያው ብዙ ጊዜ የቴክኖሎጂ ችግር ያጋጥማል ሀገሪቷ ላይ እና እኔም ላይ እንደዛው ማለት ነው እና ይሄ ችግር በሚያጋጥም ሰዓት እንደተማረ ሰው ስለ ቴክኖሎጂ ብዙ ግንዛቤ እንዳለው ሰው ቆሜ ብለን ነገሮችን ማሰብ ማሰላሰል መቻል አለብን ማለት ነው። ምክንያቱም በምናስበው ነገር ነው እንግዲህ ነገያችንን የምንገነባውና ነገያችን ደግሞ ያው በቴክኖሎጂ ላይ የተገነባች እየሆነች ነው የምትሄደው ማለት ነው። ስለዚህ ራሳችንንም ሀገራችንንም ልጆቻችንንም ወደተሻለችው ነገ ለመውሰድ ምን ያስፈልጋል ማለት ነው። ስለ ቴክኖሎጂ በደንብ ማወቅ ያስፈልጋል ቴክኖሎጂ ምንድነው? ምን ይዞ ነው የሚመጣው የሚለውን ጥያቄ በደንብ መመለስ መቻል አለብን። ለምሳሌ ቴክኖሎጂ ምን ሊሆን ይችላል? ምን ሊያመጣ ይችላል ሀገራችን ላይ ምን አይነት ተጽዕኖዎችን ሊያሳድር ይችላል? ይጠቅማል ሲጎዳን ጠቀመን ወይስ ጎዳን የሚሉትን ጥያቄዎች በተንተና በደንብ መመለስ መቻል አለብን። ምክንያቱም ቴክኖሎጂ ችግር በሚያጋጥም ሰዓት እንግዲህ መፍትሄ ለመስጠት ቶሎ ቶሎ ወደ እርምጃ መግባት ስለሚያስፈልግ ማለት ነው። ያው እኔ እንደኔ እንደኔ ሀሳብ አሁን ቴክኖሎጂ ማለት አንድ ሀገር ላይ በጣም ተጽዕኖ የሚፈጥር ብዙ ጥያቄዎችን የህዝብን ጥያቄ የሚፈታ ለመልካም ነገር ካወሉት ማለት ነው ጥያቄ የሚፈታ እንደገና ደግሞ የኑሮ ሁኔታን ራሱ ቀለል የሚያደርግ ሰዎች ቀለል አድርገው ኑሯቸውን እንዲመሩ የሚያደርጋቸው ነው ማለት ነው የሚጠቅማቸው በጣም በቃ ጠቃሚ ነው። እሱ እሱ ነገር ማለት ነው። እና ሁሌ በምናደርገው የቀን ተቀን ኑሯችን ውስጥ ቴክኖሎጂን እንጠቀማለን ቴክኖሎጂን ስንጠቀመው ግን ለምንድነው የምንጠቀመው የሚለውን ነገር በደንብ መለየት ያስፈልጋል ማለት ነው። ግልጽ ነው አይደለ ሀሳቤ። ቴክኖሎጂ ያው ለተፈቀደለት አላማ ብቻ ነው መዋል ያለበት። ቴክኖሎጂን እንደ እንደ ቆንጆ የ የምን መሳሪያ ልበላችሁ ድህነትን የማሸነፊያ መሳሪያ ኋላ ቀርነትን የማሸነፊያ መሳሪያ አለመቻለን የማሸነፍ መሳሪያ አድርገን ልንጠቀምበት ይገባል እንጂ እንደ ችግር እንጠቀምበት አይገባም ማለት ነው። ለምሳሌ ይሄ ፌስቡክ ቲክቶክ ምናምን ኢንስታግራም ዋትሳፕ ቴሌግራም ምናምን የሚባሉት የመጡት ያው የቴክኖሎጂ ውጤቶች ናቸው። አይደለ እነሱን አሁን ለምሳሌ ላልባሌ ነገር ምናውላቸው ከሆነ የቴክኖሎጂ ችግር ተብሎ ይጠራሉ። ነገር ግን ለመልካም ነገር የምናውለው ከሆነ በስነ ስርዓቱ በአግባቡ የምንጠቀምበት ከሆነ ግን ምን ልንለው እንችላለን ማለት ነው? የቴክኖሎጂ ትሩፋት ልንለው እንችላለን ማለት ነው። ስለዚህ ሁላችንም እንደየ ስራ ድርሻችን እንደየመኖሪያ አካባቢያችን እንደዚህ በቴክኖሎጂ ምክንያት የሚመጡ ችግሮችን መጋፈጥ ያስፈልጋል ማለት ነው። በምንድነው የምንጋፈጠው የምንል ከሆነ ደግሞ በማጋለጥ ለምሳሌ ህጋዊውን ህጋዊ ሰውነት ያላቸው የመንግስት ተቋማት አሉ ይህንን ጉዳይ የሚያጠኑ የሚመለከታቸው አሉ ልክ እንደዚህ አይነት ችግሮችን በምናይ ሰዓት ወዲያው ጥቆማ በመስጠት ማለት ነው ጥቆማ በመስጠት እንዲህ እንዲህ አካባቢ የቴክኖሎጂ ችግር ገጥሟል እና እባካችሁ በቶሎ በፍጥነት መፍትሄ እንድትሰጡ ብለን ማሳወቅ ይኖርብናል ማለት ነው። እና ራሳችንም ደግሞ ከማያስፈልግ ከማይገባ የቴክኖሎጂ አጠቃቀም ራሳችንን ቁጠብ አድርገን ቆም ብለን ምንድነው የሚጠቅመው ቴክኖሎጂን እንዴት ነው መጠቀም ያለብኝ? ለምን አላማ ነው ማዋል ያለብኝ? የሚለውን ጥያቄ በደንብ ቆመን አስበን አረጋግጠን ብዙ አመዛዝነን መመለስ መቻል አለብን ማለት ነው። እነዚህ ጥያቄዎችን ካልመለስን እንግዲህ ችግር ሊመጣ ይችላል ወደ ህይወታችን ችግር ወደ ህይወታችን መጣ ማለት ደግሞ እኛ ራሳችን ችግር ውስጥ እንወድቃለን ማለት ነው። እኛ ራሳችን ችግር ውስጥ ወደቅን ማለት ደግሞ ሀገራችን ቤተሰባችን ልጅ ካለንም እንግዲህ ልጆቻችንን አደጋ ላይ ይወድቃሉ ማለት ነው። ስለዚህ የቴክኖሎጂ ችግር ሲያጋጥምን የመፍትሄ ሁኔታዎችን መፈለግ ሁልጊዜ መፍትሄ ሀሳቦችን ለማግረም መታገል መታገል መታገል በቃ ደጋግሞ መሞከር ያስፈልጋል ማለት ነው። ለምሳሌ ቴክኖሎጂ ቢበላሽ በቴክኖሎጂ ነው የሚስተካከለው ስለዚህ ቴክኖሎጂ ችግር ሲያጋጥምን በራሱ በቴክኖሎጂ መፍትሄ መፈለግ

ጠዋት ወይስ ማታ ሰው ነህ? ይላል ጥያቄው እና እኔ ጠዋትም ሰው ነኝ ማታም ሰው ነኝ እንደ አንዳንዶቹ ዝም ብዬ የምለዋወጥ አይነት ሰው አይደለሁም ማለት ነው። ምክንያቱም ሰው መሆን ማለት ያው በጣም ብዙ ትርጉም አለው በጣም የራሱ የሆነ ራሱን የቻለ ትርጉም አለው ማለት ነው። ሰው መሆን ማለት አሁን ይሄንን ጥያቄ ለመመለስ ያው ጠዋት ወይስ ማታ ሰው ነህ ነው የሚለው። ጠዋት ስነሳ ሰው ነኝ ቀን ላይም ሰው ነኝ ማታ አካባቢም ሰው ነኝ ምክንያቱም የሚያኖረኝ የሚያቆመኝ ከሰዎች ጋር ያለኝ መስተጋብር ጤናማ የሚሆነው እኔ ሰው ስለሆንኩ ነው። ግልጽ ነው አይደለ ሰው የምትሆነው ደግሞ በሁለት እግር ስለተራመድክ በአፈህ ስለምታወራ በአይኖችህ ስለምታይ እጆቼህም ስለሚንቀሳቀሱ አይደለም። አይደለ ሰው መሆን ከዚያ በላይ ስለሆነ ሰው መሆን ትርጉሙ በጣም ከዛ በላይ ስለሆነ ነው። እኔ ሰው ነኝ እያልኩ የማወራላቸው ማለት ነው። ሰው መሆን ማለት ራስን ማወቅ ነው። ሰው መሆን ማለት ክፉ ደጉን መለየት ነው። ሰው መሆን ማለት ሌሎች ቅን መሆን ነው። ሰው መሆን ማለት እንግዲህ መልካምነት ነው ሰው መሆን ማለት መሰጠት ነው። ሰው መሆን ማለት ማፍቀር ነው። ሰው መሆን ማለት መውደድ ነው። አይደለ ሰው መሆን ማለት እንግዲህ ለዚህን ሁሉ አሁን ያልናቸውን ሁሉ ያካትታልና ጠዋትም ሆነ ማታ ሰው ነኝ። ሰው የምሆንበት ደግሞ የራሴ የሆነ ችሎታና እምቅ ሀይል አለኝ ማለት ነው። ምክንያቱም አሁን ከዚህ በፊት ያነሳሁላችሁን ሁሉ ነገር ስላለኝ ለምሳሌ ሰው ነኝ ፍቅር አለኝ ፍቅር በውስጤ ሙሉ ነው። ሰው ነኝ እምነት አለኝ እምነት በውስጤ ሙሉ ነው። ሰው ነኝ ተስፋ አለኝ ተስፋዬ በውስጤ ሙሉ ነው። ሰው ነኝ ጤና አለኝ ጤናዬ በውስጤ ሙሉ ነኝ ሙሉ ነው ማለት ነው ሰው ነኝ። መልካም ነኝ መልካምነቴ ደግሞ ለሌሎች የሚታይ ብርሃን ያለው ነው ማለት ነው። ሰው ነኝ። ሰው በመሆኔ ደግሞ ገራገር ነኝ ማለት ነው። ሰው ነኝ ሰው በመሆኔ ደግሞ አርቆ አሳቢ ነኝ። ሰው ነኝ ሰው መሆኔ ደግሞ። ሌላ ምንድነው ብዙ ብዙ ብዙ በጣም ብዙ የሚነሱ ሀሳቦችን እዚህ ጋር ማንሸራሸር እንችላለን ማለት ነው። ስለዚህ ሰው መሆናችን እኛነታችንን የሚገልጽ ነው። ሰው መሆናችን እንግዲህ የነገው ህይወታችንን የሚገልጽልን ነው። ሰው መሆናችን የት እንደምንሄድ ምን እንደምንሰራ የት እንደምንደርስ እስከምን ድረስስ እንደሆነ የምንቆየው። የሚገልጽልን እንግዲህ ይሄ ሰው የሚለው ሀሳብ ነው ሰው መሆናችን ነው። እንግዲህ እዛ ጋር ሊያደርሰን ሚችለው ማለት ነው። ስለዚህ ሁላችንም ያው ሰው ነን ሰው ስንሆን ደግሞ ሰው እንሆናለን። ስለዚህ ሰው የሆንበትን ምክንያት ደግሞ አውቀንና ወደነው ለዛ ነገር ተገዢ ሆነን አብረነው መሄድ መቻል አለብን ማለት ነው። ስለዚህ ሰው ስትሆን ብዙ ነገር ትሆናለህ። ሰው ስትሆን ብዙ ነገር ታጣለህ። ሰው ስትሆን ብዙ ነገር ታገኛለህ። ሰው ስትሆን ይፈት ትፈተናለህ ሰው ስትሆን ደግሞ ፈተናዎችን ታለፋለህ። ምክንያቱም ሰዎች ናቸው አይምሮ ያላቸው ግልጽ ነው አይደለ ሰዎች ናቸው። አንብቦ መረዳት ሚችሉ ሰዎች ናቸው የሰውን ስሜት እንደዚህ ከፊት አይተው እሚረዱ ሰዎች ናቸው የታመሙ ሰዎችን መርዳት የሚችሉ ሰዎች ናቸው የታረዙ ሰዎችን ማልበስ የሚችሉ ሰዎች ናቸው የተራቡ ሰዎችን መመገብ የሚችሉ ሰዎች ናቸው እንደገና ደግሞ ማለት ነው። ሜዳ ላይ የተጣሉ ሰዎችን አንስተው መርዳት የሚችሉ አረጋውያንን መርዳት የሚችሉ ማግዝ የሚችሉ መደገፍ የሚችሉ እንደዚህ ሰዎች ናቸው ማለት ነው። ስለዚህ እኔም ሰው ነኝ ከእነዚህ መሃል የተፈጠርኩ ሰው ስለሆንኩኝ ማለት ነው። እኔ ጠዋትም ማታም ምን ጊዜም የትም ቦታ ብሄድ ማለት ነው። ሰው መሆኔ መቼም አይቀየርም ማለት ነው። ምክንያቱም በመስጠት ውስጥ የምንኖር ሰው ነኝ። በመደሰት ውስጥ የምንኖር ሰው ነኝ በማካፈል ውስጥ የምንኖር ሰው ነኝ ፍቅር በመስጠት ውስጥ የምንኖር ሰው ነኝ የፍቅር ሰው ነኝ ልቤ ለፍቅር የተከፈተ ሰው ነኝ ማለት ነው። ስለዚህ ይሄን ይሄን ሁሉ በጥምር ውጤት በምናይ ሰዓት ማታ ጠዋት ቀን ከሰአት ምናምን ብለን በሰአት የምንከፋፍለው ነገር ሳይኖር ማለት ነው። ሁል ጊዜ ሌሊቱን በቀን ሃያ አራት ሰዓት ማለት ነው በቀን ሃያ አራት ሰዓት በሳምንት ሰባት ሰዓት በወር ሰላሳ ቀን። ምንድነኝ ማለት ነው? ሰው ነኝ ማለት ነው። ሰው የሆንኩበትም ምክንያት ደግሞ አሁን እስከዚህ በፊት ባለው ድምፄ ሙሉውን ነገር አሳይቻችኋለሁ አውርተናል ተነጋግረናል ማለት ነው። ስለዚህ እኔ ጠዋትም ማታም ምን ጊዜም ሰው ነኝ።

በፍጥነት መጠየብ መተየብ ትችላለህ ይላል ጥያቄው በፍጥነት መተየብ እችላለሁ። መተየቢያው ምን እንደ ለማለት እንደፈለጋችሁ ትርጉሙ አይገባኝም። እኔ ግን በፍጥነት መተየብ እችላለሁ ምክንያቱም ያው በፍጥነት የሚተይብ ሰው መተየብ ስለሚችል ማለት ነው። ሁል ጊዜ ደግሞ በየሄድንበት መጠየብ እና እንደዚህ እንቅስቃሴ ማድረግ ምናምን አስፈላጊ ስለሆነ ማለት ነው። ሁላችንም በያለንበት በፍጥነት መተየብ እንዳለብን ነው። እኔ አሁን የሚሰማኝ ማለት ነው። ስለዚህ ሁላችንም መተየብን እንለማመደው ነው። የምለው

"ሹራብ መስፋት ትችላለህ?" ይላል ቀጣዩ ጥያቄ፣ ያው ሹራብ መስፋት እችላለህ። ሹራብ ከብዙ ነገር ይሰራል፤ በብዙ ነገርም ደግሞ ይሰፋል። ምክንያቱም ሹራብ ሹራብ ስለሆነ ብቻ ስሙ ብቻ ነው አንድ የሆነው እንጂ፤ እሱ ግን ብዙ ነገር ነው። ከ ከቆዳ ራሱ መስራት እንችላለን፣ ከጥጥ መስራት እንችላለን፣ ከሌላ ሌላ ነገሮችን መስራት እንችላለን ሹራብ ማለት ነው። እንደዚህ እንደ ዳንቴል አድርገን መስራት እንችላለን፣ ከክር ማለት ነው። ሌላ ደግሞ ዝምብሎ እንትን ተጠቅመን ዝምብሎ እንትኖችን የተለያዩ ጨርቆችን ተጠቅመን ሹራብ መስራት እንችላለን ማለት ነው። ሹራቡን እንግዲህ መስፋት የምንችለው ያው ጥበብ ስላለን ነው። ሁላችንም ደግሞ ጥበብ አለን እንችላለን መስፋት እንችላለን ማለት ነው። እኔ አሁን ብዙ ጊዜ ሹራብ ስሰፋ ማለት ነው አሳምሬ ውብ አድርጌ ለእንደዚህ ለወፍራም ሰዎች የሚሆንን ሹራብ በስነ ስርዓት ነው የምሰፋው፤ እንደገና ለቀጫጭን ሰዎችም የሚሆነውን በስነ ስርዓት ነው የምሰፋው ማለት ነው፤ እና እንደየሰውነታቸው ውፍረትና ቅጥነት አይቼ ነው ደግሞ አላረዝምባቸውም፣ አላሳጥርባቸውም ማለት ነው እንደሚፈልጉት አድርጌ ነው የምሰፋላቸው ማለት ነው። ሹረብ እንግዲህ ሰፊ ነው የሚፈልገው ሰፊ ማለት ደግሞ በሙያው የተካነ በመስፋት ሙያ የተካነ ሰው መሆን አለበት በየሄደበት ሹራብ የሚሰፋ ሰው መሆን አለበት ማለት ነው፤ እና ሹራብ ያው በመርፌ ሊሰፋ ይችላል እንደገና ደግሞ በማሽን ሊሰፋ ይችላል ማለት ነው። ያው ሰፊው ቢለያይም ማለት ነው፤ ግን ከሁሉ በላይ ምንድነው አሁን ለምሳሌ በጣም ወፈፍራም ሰዎች ከሆኑ ሹራብ መጠናቸውን ለማግኘት በጣም እንቸገር ይሆናል፤ ግን ያው ቢቸግረንም እኛ ተስፋ ሳንቆርጥ ምንም ሀሳባችንን ሳንወላውል ለእነሱ የሚሆን ለእነሱ ለሰውነታቸው ለውበታቸው የሚሆን ተመጣጣኝ የሆነ እንትን ማዘጋጀት ይኖርብናል ሹራብ ማዘጋጀት ይኖርብናል ማለት ነው፤ እና ሹራብ በመስፋት መኖር ይቻላል ሹራብ እየሰፉ መኖር ይቻላል ህይወታችንን እንደዚህ በቃ ሙሉ ጊዜያችንን ሹራቤ እየሰፋን ኑሮአችንን ማስተካከል ማስኬድ እንችላለን ማለት ነው። ስለዚህ ሁላችንንም እኔ አሁን እንደ ምክር እንደ ሀሳብ የማቀርበው ነገር ምንድነው ሹራብን መስራት እንችላለን እና እንዳታቆሙ ተስፋ እንዳትቆጡ፣ ሁላችሁም ሹራብ ስሩ ነው የምላችሁ ማለት ነው። ምክንያቱም ሹራብ መስራት ያው ዋጋ ስለሚያስከፍል ምናምን እና ጥቅሙም በዛው ልክ ደግሞ ከፍ ያለ ስለሆነ ማለት ነው። ለሁላችሁም እንደ እንደ ምክር እንደ ሀሳብ የምሰጣችሁ ምንድነው ሹራብን እንድትሰፉ በማለት ነው ማለት ነው። ምክንያቱም ሹራብን የሚሰፋ ሰው ያው ብዙ ጊዜ ገንዘብ ያገኛል። ገንዘብ ደግሞ ለሰዎች ልጆች የህልውና የመኖራቸው ህልውናቸው ስለሆነ ማለት ነው። ሹራብ ይሰራ ነው የምለው ሀሳቤ በቃ ምን ጊዜም የትም ብሄድ የትም ሀገር ብሄድ ማለት ነው ሹራብ የሚሰሩ ሰዎችን በደንብ ነው የማበረታተው ሹራብ እንዲሰሩ ማለት ነው። እንደገና ደግሞ ያው አይነት አላቸው የባህል ሹራቦች አሉ፣ እንደገና ደግሞ ዘመናዊ ሹራቦች አሉ። ለምሳሌ በአውዳመት ጊዜ የሚለበሱ ሹራቦች አሰራራቸው ከሌላው ጊዜ የተለየ ነው። እነሱ ምንድነው የበአል ልብስ እስከመሆናቸው ድረስ አውዳመትን ጠብቀው ስለሚለበሱ አውዳመት አካባቢ ላይ ብዙ ሹራቦችን በደንብ መስፋትና ማዘጋጀት ግድ ይለናል ማለት ነው፤ እና ሰፍተን ያዘጋጀናቸውን ደግሞ ሰዎች የሰው ሀይል በመጨመር ሰው በዛ በማድረግ ወደ ገበያ እናወጣቸዋለን። ለገበያ ካወጣናቸው በኋላ ደግሞ እነሱ ገበያ ላይ አገልግሎት ለኛ ይሰጡናል ማለት ነው። ስለዚህ ይሄን ይመስላል ለምሳሌ ለወንዶች የተለየ ነው ለሴቶች የተለየ ነው ለአዋቂዎች የተለየ ነው እንደገና ደግሞ ለህፃናት የሚሰሩ ሹራቦች የተለዩ ናቸው ማለት ነው። ስለዚህ ሁሉም ሁሉም በየአለበት ማለት ነው ምንድነው ሀሳብ ያለኝ እኔ አሁን ሹራብ የሚያሰሩ ሰዎች እንግዲህ እኔ ጋር መምጣት ነው ያለባቸው ማለት ነው። ምክንያቱም እኔ በደንብ መስፋት ስለምችል ሹራብ በመስፋት የተካንኩ ሰው ስለሆንኩኝ ከዚህ በፊትም ደግሞ ብዙ ብዙ ብዙ ሹራቦችን በመስፋት ልምድ ያለኝ ሰው ስለሆንኩኝ እንግዲህ እኔ ጋር በመምጣት ሹራባቸውን ማሰፋት ይችላሉ ማለት ነው። ከዚህም በተጨማሪ ደግሞ ያው ሹራብን የሚያስፉ ሰዎች ከዚህ በፊት አሰፍተው የሚያውቁ መሆን አለባቸው። ምክንያቱም እነሱ የሚያሰፉት ሹራብ ለእነሱ መልሰው ውበታቸው ስለሆነ የሚያሳምራቸው ስለሆነ የሚያስውባቸው ስለሆነ በደንብ ተጠንቀቀው መምጣት አለባቸው ማለት ነው። ስለዚህ በአጠቃላይ ምንድነው ልላችሁ የፈለኩት ሹራብ መስፋት ትችላለሁ ወይ ብላችሁ ለጠየቃችሁኝ ጥያቄ ከዚህ በፊት የቆየሁበትም ስራ ስለሆነ ሁሌም የምሰራው ስራ ስለሆነ ሹራብ መስፋት እችላለሁ እላለ

እሽ ስትጠልቅ መመልከት ትወዳለህ? ይላል ጥያቄው ፀሀይ ስትጠልቅ እኔ መመልከት በጣም ነው የምወደው። ምክንያቱም ያው ፀሀይ ስትጠልቅ አካባቢ ያለችው በጣም ቆንጆ ናት በጣም ውብ ናት። ለአይን እንደውም ትማርካለች ወደ ቀይ ምናምን የምታደላ አይነት ነገር ነች እና በጣም ቆንጆ ናት ልትጠልቅ አካባቢ ስትል ማለት ነው። አንዳንድ ቦታዎች ተራራዎች አሉና የምትጠልቀው በተራራው ስር እንደውም ተራራው ውስጥ የምትገባ ነው የሚመስለው እውነት ነው። እና ተራራውን በተራራው ጀርባ ታደርግና ቀስ እያለች በርብሬ እየመሰለች ስምጥ ትላለች ማለት ነው። እና ፀሀይ ደስ ትላለች ውብ ናት ምናምን ነገር። ልትጠልቅ ስትሄድ ደግሞ በጣም አጓጊ ናት ታጓጓለች ምናምን አካሄዷ ደስ ይላል በቃ ምናምን ነገር ለሚያያት ሰው ምናምን ነገር እና። በመውጫዋ በኩል አትጠልቅም ምናምን የራሷ መጥለቂያ አላት። ቦታዋን አትስትም ቀጥታ በቃ በወጣችበት ቦታ። ቀጠ አድርጋ መስመሯን ሳትስት ነው በራሷ መስመር ላይ ሄዳ የምትጠልቀው ማለት ነው። ስለዚህ ስትጠልቅ መመልከት ያው እንደኔ የሚወድ የለም ነው ለማለት ፈልጌ ነው።